በስራ ቦታ ላይ ጓደኛ ያስፈልጋል። ጓደኛ በጣም ጠቃሚ ነገር ነው ለክፉ ለደግም የምንገናኝባቸው በርካታ ነገሮችን አብረን የምንሰራባቸው ጓደኞች ያስፈልጉታል ለሰው ልጅ ብዬ አምናለሁ። እና እኔም አንዱ ጓደኛ ያስፈልጋል ብዬ ከሚያምኑ ሰዎች መካከል አንዷ ስሆን በስራ ቦታ ላይ በርካታ ጓደኞች አሉኝ። የስራ ባልደረቦች የሆኑ በስራ በኦፊስ የምንገናኝ ነገር ግን ደግሞ ጓደኞች አሉኝ ቤስት ቤስት ቆንጆ ቆንጆ ሆኖ በጣም ጥሩ የሆኑ ጓደኞች አሉኝ። እነዛ ጓደኞች ደግሞ ለክፉ ለደግ የምንገናኝባቸው ናቸው። ለምሳሌ ምሳ አብረን የምንበላባቸው ቡና የምንጠጣባቸው ናቸው። እነዚህ ጓደኞቼ በጣም የሚጠቅሙ ናቸው። ነገራችን ያለን ነገር ሼር የምንካፈልባቸው ያለንን ነገር የምንከፋፈልባቸው ጓደኞቼ ናቸው እነዚህ በጣም ጠቃሚ የሆኑ ጓደኞች ናቸው። ስለዚህ ጓደኞች አስፈላጊ ናቸው ብዬ አምናለሁ። እና እኔ በስራ ቦታ ጓደኛህ አለህ ወይም አለሽ ለተባለው ጥያቄ? ጓደኛ አለኝ የሴትም ጓደኛ የወንድም ጓደኛ አለኝ። እነሱ ደግሞ በጣም አስፈላጊ ናቸው ያለ ጓደኛ በጣም ላይፍ የሚከብድ ህይወት የሚከብድ ይመስለኛል። የሀሳባችን የምናካፍልባቸው ከሌሉ በጣም የሚከብድ ይመስለኛል። ስለዚህ ጓደኛ አስፈላጊ ነው። ጓደ

አንድ ቀን ሃያ አራት ሰዓት አለው ሃያ አራት ሰዓት ደግሞ በሶስት ክፍሎች ይከፈላል። ለምሳሌ የማለዳው ምን እንለዋለን ከአንድ ሰዓት እስከ አስራ ሁለት ሰዓት እስከ ሶስት ሰዓት ያለው። ከዛ ቀትር የምንለው ደግሞ አለ ከአራት ሰዓት እስከ ሰባት ሰዓት ያለው ሊሆን ይችላል በስድስት ሰዓት ልዩነት እንከፍላለን ባይ ዘ ዌይ በነገራችን ላይ በስድስት ሰዓት። ከአንድ ሰዓት እስከ ስድስት ሰዓት ከስድስት እስከ አስራ ሁለት ሰዓት ከአስራ ሁለት እስከ ስድስት ብለን ለሃያ አራት እንከፋፍላለን። እኔ ግን በጣም የሚመቸኝ ከተባለ የቀኑን ስለተጠየቅን የቀኑን ሰዓት የሚመቸኝ የቀኑን ሰዓት። እርግጠኛ አይደለሁም ግን ከሰአት በኋላ ያለው ጊዜ ደስ የሚለኝ ይመስለኛል ከዘጠኝ ሰዓት እስከ አስራ ሁለት ሰዓት ያለው ጊዜ። የተሻለ እኔ በቃ ፍላጎቴ ወደዛ በዛ ሰዓት ይነሳሳል ምናምን ነገር እና። ከቀኑ የትኛውን የቀኑን ሰዓት ትወዳለህ ለሚለው? ሰዓት ይመቸኛል ቀትር ላይ ያለው ማለትም ከሰአት በኋላ ያለው ሰዓት። ደስ ይለኛል ለእንቅስቃሴም ለምንም አመቺ ሰዓት ነው ብዬ አምናለሁ። በነገራችን ላይ እና ያ ሰዓት ለሰው ልጆች አስፈላጊ ነውም አይደለም ብዬ ባላምንም ግን እኔ ከቀኑ ሰዓት የትኛውን ሰዓት እመርጣለሁ ወይም ወይ የትኛው ሰዓት አደላለሁ? ወደ የትኛው ሰዓት ሲባል ወደ ቀትር ሰዓት ወዳለው ማለትም ከስምንት እስከ ዘጠኝ ሰዓት እስከ አስራ አንድ ሰዓት ያለው ሰዓት እስከ አስራ ሁለት ሰዓት ያለው ሰዓት ደስ ይለኛል። ግን ከዛ ባሻገር በቃ ምግብ ደግሞ የምበላበት ሰዓት ደግሞ ለኔ ውስጤ ናት ትመቸኛለች ያቺ ሰዓት ደስ ትለኛለች። እና የሰው ልጅ የተለያየ ፍላጎት ይኖረዋል እኔ ምግብ የምበላበት ሰዓት ደስ ይለኛል። ከዛ ባሻገር ደግሞ ከቀትር በኋላ ያለው ሰዓት ቀትር ላይ ከዘጠኝ ሰዓት በኋላ ያለው ሰዓት። ይመቸኛል ቀለል ያለ አየር ስላለው ወክም ምንም ለማድረግ በተለይ ከአሥራ ሁለት ሰዓት በኋላ ያለው ሰዓት ደግሞ እምጿየ ነው በቃ ደስ ይላል ይመቻል። እና እኔ በበኩሌ የትኛውን ሰዓት እወዳለሁ ቢባል በቃ ከስድስት ሰዓት ምግብ መመገቢያ ሰዓት ይመቸኛል። ከዛ ባሻገር ከመመገቢያ ሰዓት ባሻገር የምወጣበት ወክ የማደርግበት ሰዓት ወይም እንቅስቃሴ የማደርግበት ሰዓት ያ ሰዓት ደስ ይለኛል። እና ከቀኑ ይህንን ሰዓት እወዳለሁ። ከስድስት እስከ ሰባት ያለው ምግብ መመገቢያዬ ስለሆነ እሷ በቃ የተለየች ቦታ አለችኝ ከዛ ባሻገር ግን ከቀጥር በኋላ ያለው ሰዓት ደስ ይለኛል ከዘጠኝ ሰዓት በኋላ

የስራ ልብስ ስንል የትኛውን የት ሆነን የምንጠቀመውን የስራ ልብስ ለማለት ተፈልጎ እንደሆነ ግልጽ ቢሆን ደስ ይለኛል። ነገር ግን በጥቅሉ የስራ ልብስ ስለተባለ ቤት ውስጥ ስሆን የስራ ልብስ አለኝ ያንን የስራ ልብስ እለብሳለሁ እጠቀማለሁ ምክንያቱም ያው ወደ ስራ ወደ ቢሮ በምንወጣበት ሰዓት የምንለብሰው ልብስ አለ እዛ የኔ አጋጣሚ ሆኖ የስራ ቦታ ልብስ የለኝም ያው ከዚህ ወጥቼ በምሰራ በምለብሰው ልብስ ነው ስራ የምሰራው እና የስራ ልብስ እኔ የለኝም ነገር ግን የስራ ልብስ አስፈላጊና ጠቃሚ እንደሆነ አምናለሁ። ስለዚህ ቤት ውስጥ ስለብስ በምንቀሳቀስበት ሰዓት ያው በክት ልብስ የክት ልብስ ይባላል መዘነጫ ልብስ በክት ልብስ ስራ ይሰራል። ስለዚህ በክት ልብሴ ስለማልሰራ ቤት ውስጥ በምንቀሳቀስበት ሰዓት ልብስ እቀይራለሁ እዛት ምን ማለት ነው? የስራ ልብስ እለብሳለሁ ማለት ነው። እለብሳለሁ ከዛ ባሻግር ግን በስራ ቦታዬ የስራ ልብስ የለኝም የክት ልብስ አለኝ የክት ልብሳችን ኖርማል። እንደማንኛውም የትም ቦታ በምንንቀሳቀስበት ሰዓት እንደ ጊጃማ ቢጃማ ምናምን አይነት ነገር ሳይሆን ከቢጃማ ባሻገር ኖርማል የምንለብሰው በየትም ቦታ ስንንቀሳቀስ በየትኛውም ቦታ ልንለብሰው የምንችለውን ልብስ አይነት ልብስ እለብሳለሁ በዛ ልብስ እንቀሳቀሳለሁ እሰራለሁ። ግን የስራ ቦታ ልብስ ቤት ውስጥ በምንቀሳቀስበት ሰዓት እቀይራለሁ አለኝ እለብሳለሁ ማለት ነው። የስራ ልብስ እለብሳለሁ በደንብ በደንብ በዘናጩ የስራ ልብስ ለብሼ ነው የምንቀሳቀሰው ምክንያቱም የስራ ልብስ የምንለብሰው ለምንድነው አንደኛ ለራሳችን ስንል ነው አስፈላጊና ጠቃሚ ስለሆነ ማለት ነው? ስለዚህ የስራ ልብስ እለብሳለሁ ማለት ነው እና የስራ ልብስ አስፈላጊ ነው። ወንዶችዬም ሴቶችዬም የስራ ልብስ ልበሱ እላለሁ ልብሳችሁ እንዳይቆሸሽ በተለይ የስራ አይነታችን ከ እንትን የሚሉ ከበጣም ከልብስ ጋር በጣም እንትን የሚል ከሆነ ንጽህና ነው የሚጎዳ አይነት ነገር ከሆነ የስራ ልብስ አስፈላጊና ወሳኝ ነው ብዬ እላለሁ። የስራ ልብስ ይለበሳል በደንብ ይለበሳል እለብሳለሁ ማለት ነው

በብእር ወይስ በእርሳስ ትጽፋለህ የሚለው ጥያቄ እኔ በብእር መጻፍ ብእር የምንለው ስክሪፕቶ ማለት ነው አይደለ ስክሪፕቶ ነው እርሳስ ደግሞ የሚጠፋ ነገር ነው። ስለዚህ እኔ ይበልጥ የሚመቸኝ በብእር መጽሐፍ ነው በእርሳስ መጽሐፍ አይመቸኝም ፈተና ሲሆን ምናምን ካልሆነ በስተቀር። በብእር መጽሐፍ ብዙም ደስተኛ አይደለሁም ደስተኛ አይደለሁም። ስለዚህ እኔ በብእር መጽሐፍ ይመቸኛል እወዳለሁ ደስ ይለኛል ወደዛ አመዝናለሁ የማመዘን ነገር አለኝ። እና ብእር ተጠቀሙ እላለሁ በብእር ወይስ በእርሳስ ትጽፋለህ ለሚለው በሁለቱም እጽፋለሁ በብእርም እጽፋለሁ በእርሳስም እጽፋለሁ ነገር ግን የምንጽፍበት ሁኔታዎች ይወስናል። ለምሳሌ ፈተና ሲሆን አጥፍተን የምንሰራቸው ምናምን ደግሞ ለማጥፋት ምቹ የሆኑ ወረቀቶች ከሆኑ እዛ ጋር እርሳስ እጠቀማለሁ ከዛ ባሻገር ግን ይበልጥ የሚመቸኝ በምንድነው? ከተባለ ግን እኔ በ ብእር መጽሐፍ እወዳለሁ። በብእር መጽሐፍ ደስ ይላል ደስ የሚል ነገር ነው። በነገራችሁ ላይ በብእር መጽሐፍ በርሳስም መጽሐፍ ደስ ይላል ለምሳሌ ስዕል በምንስልበት ሰዓት የምንጠቀመው እርሳስ ነው። እንጂ ስክሪፕቶ እንጠቀምው ወይም ብእር አንጠቀምም ስለዚህ። እኔ በብእር መጽሐፍ በእርሳስም እጽፋለሁ ይበልጥ ግን ወደ ብእሩ አመዝናለሁ ያ ደግሞ እንዳይጠፋ ለምሳሌ ዲያሪ በምጽፍበት ሰዓት በእርሳስ መጻፍ አልጠቀምም በብእር ነው የምጽፈው። እና አንዳንድ ጊዜ የምንጽፍባቸው ሁኔታዎች ይወስናሉ። ነገር ግን እኔ በብእር መጽሐፍ እወዳለሁ። በብእር መጽሐፍ ወደዛ የማመዘን ነገር አለኝና በብእር እጽፋለሁ ብእር በብእር መጽሐፍ እወዳለሁ። በብእር ጻፉ እላለሁ በሁለቱም ግን እጽፋለሁ በሁለቱም በብእርም በእርሳስም እጽፋለሁ በብእር መጽሐፍ አስፈላጊ ነው። እንዳይጠፋ ማስታወሻነቱ ሁልጊዜም እንዲቆይ ለማቆየት እንዲረዳን በብእር ብንጠቀም

እንዴ በነገራችን ላይ አኛ ጋ የጎረቤት የኛ ጎረቤት ድምጽ አለመስማት ራሱ አይቻልም። ምክንያቱም ቅርብ ነን በጣም ይሰማል ሲወጣ ሲገባ እኛ ጋር ያው የምንኖረው እንዲህ አንድ አካባቢ ስለሆነ አንድ አካባቢ ሲሆን ሁሉም ግልጽ ስለሆነ የጎረቤት ድምጽ በጣም ይሰማል እና እኔም እሰማለሁ። እነሱም በተመሳሳይ ደበ በነገራችን ላይ ይሰሙኛል እና የጎረቤት ድምጽ ይሰማል ምን ሲሆን ይሰማል ለምሳሌ ሲጣሉ ይሰማል ሲከራከሩ እርስ በእርሳቸው አለመስማማት አለመግባባት ካለ ይሰማል በደንብ ይሰማል። ከዛ ባሻገር ፍቅርም ሲሆኑ ደስታም ይሰማል ሀዘንም ይሰማል። እና እኛ ጋር በጣም አለመስማት አይቻልም አለመስሰማት ሳልሰማ እተኛለሁ ማለትም አንችልም። ያው ሳንፈልግም ስለምንሰማ ላለመስማት ወይ ድምፃችን እንትናችንን ከፍ ካደረገ የኛ ራሱ እዛ ሄዶ ይረብሻል ማለት ነው። እንዳይረብሽ ያለው አማራጭ መስማት ነው። ድምጽን አጥፍቶ መስማት አስፈላጊ ነገር ነው። እና የጎረቤት ድምጽ የጎረቤቶቼን ድምጽ የጎረቤቶቼ ድምጽ ይሰማኛል። በጣም እሰማለሁ ሀዘንም ይሁን ደስታ ፍቅርም ይሁን ሰላም በደንብ ይሰማል ሳቅም ይሁን ለቅሶ እምባም ይሁን መቦረቅ በደንብ ይሰማል። ይሰማል ምክክር ምክክራቸው ጥሩም ሆነ መጥፎ ይሰማል እያንዳንዱ ነገር አለመስማት አልችልም ይሰማል ማለት ነው። ይሄን ለማለት ነው